ከጎረቤቶችሽ ጋር ጥሩ ግንኙነት አለሽ? አዎ በሚገባ ጥሩ ግንኙነት አለኝ ያው ኢትዮጵያዊም እንደመሆኔ ኢትዮጵያ ደግሞ የራሷ የሆኑ ባህላ ባህሎች አሏት ከእነዛም ውስጥ አንዱ ከጎረቤት ጋር ጥሩ ግንኙነት እንዲኖረን የሚያደርግ ጥሩ ባህል አላት ለዛም ከልጅነቴ ጀምሮ ወላጆቼ እናትና አባቴ ከጎረቤቶቻቸው ጋር ጥሩ ግንኙነት ስለነበራቸው እዛም እያየሁኝ ስላደኩኝ አሁንም አድጌ ከጎረቶቼ ጋር ጥሩ ግንኙነት እንዲኖረኝ ረድተውኛል ማለት ነው ይሄም ጎረቤት ሲባል እንግዲህ ከቤተሰብ ከአዝማድ ቀድሞ ሚደርስ ማለት ነው ጎረቤት እና ሲያምህ ቀድሞ የሚያሳክምህና ተሯሩጦ የሚያሳክምህ ደስታህን ደስ ብሎት የሚደሰት ሀዘንህም ደስ ብሎት አዝኖ የሚያዝን ስለሆነ ደስ የሚል ግንኙነት ሊኖረን ይገባል ከጎረቤቶች ጋር ማለት ነው እና እናትና አባቴ ከጎረቤቶቻቸው ጋር ለብዙ አመታት ከሃያ ምናምን አመት በላይ አብሮ ጥሩን ነገርም ደስታውንም ሀዘኑም ሲከፋፈሉ እና ጥሩ ግንኙነት ነበራቸው እንግዲህ ጎረቤት ሲባል እንግዲህ ብዙ ጥቅሞች አሉት ያው ለ ጉዳት ሲደርስብህ ወይም ሲያምህ ተሯርጦ ህክምና የሚወስድህም ነው ሌላም ደግሞ አንዱ ቤት ከለለ አሁን ለምሳሌ ጨው ባይኖር አንዱ ቤት እኛ ቤት መተው ይጠይቁናል እንሰጣለን እንጀራም ምግብም ቢሆን እየተከፋፈልን ስንበላ ነው ያደግነው እና ከጎረቤት ጋር በዚህ በዚህ ጥሩ ግንኙነት ነበረን ማለት ነው አሁን ካደኩ በኋላ የራሴ ትዳር ከመሰረትኩ በኋላ ደግሞ ኮንደምኔም እንደመሆኑ መጠን ብዙ ነዋሪዎች ጋርም ብዙ ጎረቤቶች ጋር የመገናኘት እድል አለኝ ለዛም ጥሩ ግንኙነት እንዲኖረኝ መጀመሪያ በመተዋወቅ ቀስ በቀስ ደግሞ በመደዋወልም ቢሆን ቡና በመጠራራት አሁን ኢትዮጵያ ጎረቤት ጋር ቡና የመጠራራት ባህል አለ እኔ ቤት እንጀራ ባይኖር እነሱ ቤት ሄጄ እንጀራን መዋስ እችላለሁ ሌላ ጊዜ ደግሞ እነሱን ባይኖራቸው እኔ ጋር መጥተው እንጀራ ይወስዳሉ ማለት ነው እሰጣችኋለሁ እና በአንዳንድ ነገርም ምክርም ካስፈለገ እንመካከራለን ለምሳሌ ስለ ልጅ አስተዳደግ ሊሆን ይችላል ስለ ቤተሰብ ብዙ ሚስጥሮችን አብረን በማውራት ብዙ ነገር እናስተካክላለን ወይንም እንመካከራለን ማለት ነው እና ከቤተሰብ በላይ ቀድሞ የሚደርስ ጎረቤት ስለሆነ ተከባብረህ ጥሩ ግንኙነት ሊኖረን ይገባል አሁን አንዳንዱ ጎረቤታሞች ሆነው ማይጠያየቁ አሉ በጠብ ምክንያት በብዙ አለመስማማት ምክንያት እና እነዚህ ሰዎች ምንድነው አይ ካልተስማሙ በጣም ከባድ ነው ለብዙ ነገር ብትታመም አይወስድህ ህክምና ላይወስዳቸው ይችላሉ ቢታመሙ ላይጠይቋቸው ይችላል እና እዚህ ኢትዮጵያ ውስጥ ደህና አደርክ ጠዋት ላይ ደህና አደርክ መባባል ማታ ላይ ደግሞ ደህና እደሩ መባባል በጣም ወሳኝ ነገር ስለሆነ ያለ ጎረቤት የኢትዮጵያ ኑሮ በጣም ከባድ ያደርገዋል ማለት ነው ክፍለ ሀገር በዚህ አይታማም ማለቴ ክፍለ ሀገር ጎረቤታሞች እየተጠያየቁ ደስታንም ሀዘንም አብረው ሲጋሩ የኖሩ ስለሆኑ ጥሩ የጎረቤት ግንኙነት አላቸው እና ከዚህም አንፃር እኔም ከማየውም አንፃር ብዙ ስለተማርኩኝ እኔም በራሴ ህይወት ላይ ከጎረቤቱ ባገኘኋቸው የጎረቤቶች ሰዎች ጋር ጥሩ ግንኙነት እንዲኖረኝ አግዞኛል ማለት ነው አዲስ አበባ የኢትዮጵያ ርዕሰ ከተማ ላይ እንግዲህ ትልቅ ከተማም እንደ መሆኗ የቤት አሰራሩም የራሱ የሆነ ግንብ ግንብ ግንብ አጠራጥር ስላለው ከጎረቤት ጋር የማይተዋወቁም ሰዎች አሉና ይሄ በጣም ከባድ ነው ማለት የሆነ አደጋ ቢፈጠር የቤት ቀጥሎ ሊሆን ይችላል ሌሎች ነገሮች አያድርገውና እንደዚህ ነገሮች ቢፈጠሩ ቀድሞ የሚደርስልህ ጎረቤት ስለሆነ ከጎረቤት ጋር መግባባት የቀን ውሎህን መነጋገሩ በጣም ወሳኝ ነው ካልሆነ ግን በጣም ከባድ ያደርገዋል ግን እንደዛም ሆኖ ግንኙነት እንኳን ከጎረቤቶች ጋር ባይኖራቸውም ጠብ ግን ሊኖር አይገባም ጎረቤት አክብረኃው ስትኖር እሱም ያከብርሃል እና እኔ ከጎረቤቶቼ ጋር ከቤተሰብ እንደወረስኩት ጥሩ ግንኙነት

እህል መፍጨት ታውቂያለሽ? አዎ በሚገባ እህል መፍጨት አውቃለሁ እህል መፍጨት ሲባል እንግዲህ አንደኛ የምንበላውን ለምሳሌ የኢትዮጵያ ባህላዊ ምግብ እንጀራ ነው። እና ሌሎች ሀገር አይታወቅም እጀራ ኢትዮጵያ ውስጥ ብቻ የሚታወቅ ነው እሱም የራሱ የሆነ አዘጋጀጀት አለው ሲዘጋጅ ደግሞ መጀመሪያ ጤፍ ይመረታል ኢትዮጵያ ውስጥ ብቻ የሚመረት ጤፍ ተዘርቶ በገበሬዎች ተዘርቶ ታርሶ እና ከዛ ለፍሬ ሲያፈራ ታጭዶ ይከማቻል ማለት ነው። ከዚህ በኋላ እኛም ገ እንገዛና ከገበሬ ገዝተን ከተገዛ በኋላ በደንብ ይበጠራል ቆሻሻ ስለሚኖረው በጣም ጥራት ይፈልጋልና። ይበጠራል ከዛ በኋላ ይፈጫል ማለት ወፍጮ ቤት ሄዶ ወስደን እናስፈጨዋለን። ከላመ ዱቄት ከሆነ በኋላ እሱን ቤት ወስደን አሁንም ንጽህና መጠበቅ ስላለብን እንፋውና ከዛ እናቦከዋለን በውሃ አድርገን ከዛ ከሶስት ቀን ከአራት ቀን በኋላ ከቦካ በኋላ አብሴት ተጥሎ አብሴትተጥሎ ከዛ በኋላ እንጀራ በምጣድ ምጣድ አለ የራሱን መሆኑ የእንጀራ መጋገሪያ መጣዳችንን ለኩሰን ሲገልልን እንጋግረዋለን ወይም እናዞራዋለን እንጀራ እናሰፋለን ነው። የሚባለው እና በዚህ ምክንያት ከወፍጮ ጋር የተገናኘ ግዴታ እንጀራ በዛ ስለሚፈጭ እህል እናስፈጫለን ወፍጮ ቤት በመሄድ ማለት ነው። እና ሌላ ደግሞ ለዳቦ የምንፈልጋቸው ነገሮች ልክ እንደ እንደ ስንዴ የፈለግነውን አሁን ጠላ ደግሞ ባህላዊ የኢትዮጵያ መጠጥ አለ እሱንም ይዘጋቸው ከቦቆሎ ስለሆነ መጀመሪያ ቦቆሎውን ማስፈጨት አለብን ማለት ነው። እና እህል አስፈጫለሁ ወይም እህል መፍጨት ምን እንደሆነ አውቃለሁ ማለት ነው። ሌላ ደግሞ ቤት ቤታችን ሆነን ለምሳሌ ጁስ የብርቱካን ሊሆን ይችላል የማንጎ የአቮካዶ የብዙ አትክልቶች ጁስ ልንሰራ ከፈለግን የራሱ የሆነ የጁስ መፍጫ ማሽን ስላለ በዛ ተጠቅሜ እፈጫለሁ ማለት ነው። ስለዚህ ቀን የእለቴ እለት ኖሬ ከእህል ከመፍጨት ጋር የተገናኘ ነው ማለት ነው። ሌላኛው እህል ስንፈጭ እንግዲህ በአፋችን ምን እንፈጫለን ምግብ መጀመሪያ አፋችን ወይም በጥርሳችን መጀመሪያ ተፈጭቶ ነው እህሉ ወደ ጨጓራችን ወይም ወደ ውስጣችን የሚገባው ማለት ነው እና መጀመሪያ እህል እህል መፍጨት በጥርሳችንም እንፈጫለን ማለት ነው። እህል እንግዲህ ያው ኢትዮጵያዊም እንደመሆኔ ኢትዮጵያ ውስጥም እንደመኖሬ ከ ከሙሉም የኢትዮጵያ ምግብ በሚባል ደረጃ ወፍጮ ቤት ገብተው የተፈጩ እህሎችን ነው በዱቄት መልክ ተደርጎ የምንጠቀማቸው ወይም የምንመገባቸው ለምሳሌ አሁን እንጀራ ቅድም እንደገለጽኩት ነው ለምሳሌ ሌላ ደግሞ ሽሮ ሽሮ አሁን ባህላዊ ኢትዮጵያ ውስጥ የምትገኝ ብቸኛዋ የኢትዮጵያ ወጥ ናት ማለት ነው። ሽሮ ወጥ ለመስራት መጀመሪያ አተር ክክ እህሉ ያተር ክክ እህል ተቆልቶ ወደ ወፍጨ ቤት ከሄደ በኋላ ከተፈጨ በኋላ ነው እሱን ዱቄት ሆኖ ይመጣል እሱን ነው በማፍላት በማንተክተክ ሽሮ ወጥ የሚል ስያሜ የምንሰጠው እና በእንጀራ አድርገን የምንበላው ማለት ነው ይሄም የእህል መፈጨትን ያሳያል ማለት ነው። ሌላ ደግሞ በርበሬ ብዙዎች ሀገርም ይታወቃል ከኢትዮጵያ ውጪም በርግጥ የኢትዮጵያ ግን የራሱ የሆነ ቅመማ ያለው የበርበሬ አፈጫጫጨት አለ የበርበሬ እህሉም በርበሬው ብዙ ነገሮች ነጭ ሽንኩርትን የመሳሰሉ ብዙ ግብአቶችን ተጨምሮ ወፍጮ ቤት በመሄድ ይፈጭና ከዛ በኋላ ወጦች ሁሌ ቀይ ወጥ በምንሰራ ሰዓት ሁሌ እንጠቀማለን ማለት ነው። በርበሬ ስለዚህ የእህል መፈጨትን አውቃለሁ ከድሮም እናትና አባቴ ጋር እያለሁኝ ብዙ ሙያዎችን አይቻለሁ እህል መፍጨት እንዴት እንደሆነና እህል መፍጨት በደንብ አውቃለሁም እኔም ለማገዝ እናትና አባቴን ወፍጨህ ቤትም ድረስ በመሄድ እህል ፈጭቼ ወይም አስፈጭቼ አውቃለሁ። ቤት ውስጥም ግን በማሽኖች በትንንሽ ማሽኖች መፍጨስ በሚችሉት እፈጫለሁ ሌላኛው የኢትዮጵያ ቡና የታወቀ ነው በጣም ጥሩ ቡና ነው ቡናም የእህል የቡና እህልም ቤት ውስጥ በመቁላት በመጫ ማሽን እንፈጫለን

ፎቶ ማንሳት ትወጃለሽ? አዎ በጣም ነው የምወደው ፎቶ ማንሳት። እንግዲህ ከልጅነቴ ጀምሮ ወላጆቼ የልደት የተወለድኩበትን ቀን ሲያከብሩልኝ ዳቦ ነበር በዛን ሰዓት የሚቆረሰው እንደአሁኑ ኬክ አይደለም። ዳቦ እየቆረስኩኝ ፎቶ አንስተውኛል። እና ለዚህም የድሮ ትዝታ ስለሆነና የድሮ ፎቶ ስላለኝ አድጌ በልጅነቴ ምን እንደምመስል አሁን ላይ ሆኜ በማየቴ በጣም ደስ ይላል ማለት ነው። እና ፎቶ መነሳት በጣም ጥሩ ነገር ነው። ብዙ ሰዎች ይወዳሉ። እኔም በጣም ነው የምወደው ፎቶ ማንሳት። ማንሳትም መነሳትም ማለት ነው። ከዛም ደግሞ ከ አደግ ካልኩ በኋላ ዩኒቨርሲቲ ከገባሁ በኋላ ብዙ ፎቶዎችን አንስቻለሁ። እና ስማርት ፎኔን በብዛት የምጠቀመው ለፎቶ ማንሳት ነው ማለት ነው። ፎቶ አነሳለሁ። ብዙ ኢፌክቶችን በመጠቀም ብዙ ፎቶዎችን አንስቻለሁ እስካሁን ማለት ነው። የስልኬ አብዛኛውን ስቶሬጁ የያዘው ፎቶ ነው ማለት ነው። ይሄም ስለማነሳ የማንሳት ልምድም ፍላጎትም ስላለኝ ማለት ነው። በዚህም በጣም ዘና እላለሁ። ፈታ ከሚያደርገኝ አንዱ ነው ፎቶ ማንሳት ማለት ነው። ዩኒቨርሲቲ ውስጥ ብዙ ትውስታዎች ስላሉ ብዙ የሚታዩ የሚጎበኙ መንፈሳዊም ሊሆን ይችላል በአለማዊም ጉዞ ሲዘጋጅ በመሄድ መንገድ ላይ ያጋጠሙን ነገሮች ካሉ የተለየ የሀገሩ የባህል ምግብ ወይም የባህል አጨፋፈር የባህል ስርዓት ካለ፤ እነሱን በማስታወሻነት ለመያዝ በስልኬ ፎቶ አነሳለሁ። ሌላው ደግሞ በትምህርት ስንማር የሚያስፈልጉን የትምህርት መጽሐፎች ስላሉ እነሱንም ደግሞ በፎቶ በማንሳት ማስታወሻዎችን እይዛለሁ። ይሄም ይጠቅመኛል ማለት ነው። ሌላ ደግሞ ከዛ አለፍ ብሎ አሁን ላይ ደግሞ ብዙ ዝግጅቶት ይኖራሉ። ብዙ ፕሮግራሞች ላይ ሰርግ ሊሆን ይችላል፣ ክርስትና ሊሆን ይችላል፣ ሌላ ብዙ የሃይማኖቱም ወይም የባህል በዓላቶች ሲኖሩ በታደምኩበት ሰዓት ቦታው ላይ በመሄድ በስልኬ ማስታወሶችን እይዛለሁ። ከራሴ ነው የምጀምረው ፎቶ ሳነሳ። ከራሴ መጀመሪያ ምን ለብሼ እንደምሄድ ምን እንደለበስኩኝ ከዛ ደግሞ እዛ ከሄድኩ በኋላ ደግሞ ጓደኞቼን ሳገኛቸው ሰላም ስላቸው አብሬን እነሳለሁ። ብዙ ጊዜ ተነፋፍቀን ስለሆነ የምንገናኘው ማስታወሻ ማስቀረት ስላለብኝ ፎቶ በማንሳት ማስታወሻ እይዛለሁ ማለት ነው። ሌላ ደግሞ እዛ ባለ ፕሮግራሞቹ ሲጨፍሩ ሊሆን ይችላል ብዙ ነገር አለ። እነሱንም ደግሞ ፎቶ አነሳለሁ። እና እነዚህን ደግሞ ሌላ ሌላ አሁን ላይ ሆኜ ሳያቸው አልፈው ሳያቸው በጣም ደስ ይለኛል። ፎቶ ማንሳት ጥቅም አለው በጣም። እና ትውስታዎችን ይቀሰቅሳል። እና ምን አይነት ፕሮግራም እንደነበረ ለማስታወስ እና ጓደኞቼን ለማስታወስ ይረዳኛል። እና ፎቶ ማንሳት በጣም ነው የምወደው። እና ፎቶ እንግዲህ ፎቶ ቤት ሄጄ መነሳትም እወዳለሁ። ማንሳት ብቻ ሳይሆን ፎቶ ቤት በመሄድ ፎቶ እነሳለሁ። ያው ከልጅነቴም ጀምሮ ቤተሰቦቼ የልደት ልደቴን ሲያከብሩ ፎቶ አንስተውኝ አሁን ላይ ሳየው ደስ ስለሚለኝ አሁንም ለልጆቼ የማስቀምጠው ነገ ሳደግ ምን ያኔ ምን እንደምመስል እንዲጠቅመኝ ፎቶ እነሳለሁ በልደቴ ቀን ዝም ብዬ ከፍቅረኛዬ ጋር የራሳችን የሆነ የ የፍቅር ጊዜያት ስናሳልፍ ፎቶ ቤት በመሄድ በስልክ እንነሳለን። እኔ ብዙ ጊዜ ፎቶ እሱ ስለማይወድ እኔ ፎቶ አነሳዋለሁ በስልኬ ማለት ነው። ከዛም ደግሞ አሁን ደግሞ የጋብቻችን አንድ አመት ነው። ለዛም ፎቶ እንነሳለን። እና እኔም በስልኬ ፎቶ ስለማነሳው ሌላ ጊዜ አልፎ ሳሳየው እንዴ የመቼው ይሄ በጣም ጥሩ ነው። እንኳን አነሳሽኝ ይለኛል። እና ፎቶ ማንሳት በጣም ደስ ብሎኝ ስለማነሳ እንደ መዝናኛ ነው የምጠቀመው። አሁን ብዙዎች ፊልም ያዝናናቸዋል፤ ሌሎች ነገሮችም ያዝናናቸዋል። እኔም ከፊልም በተጨማሪ ፎቶ ማንሳት በጣም ስለሚያዝናናኝ ፎቶ ማንሳት እወዳለሁ።

ጥላ ወይስ ፀሀይ ትመርጫለሽ? ጥላ እኔ እንኳን ጥላ ነው የምመርጠው። ምክንያቱም በጣም ሀይለኛ ፀሀይ ሲሆን አንደኛ ፊታችን ራሱ ስለሚበላሽ ፊታችንን ለማድያት ለአንዳንድ የቆዳ በሽታዎች ስለሚያጋልጠን። ፀሀይ ብዙም እኔ አልወድም። ብዙ ጊዜ በጣም ፀሀይ ከሆነ ጥላ ካልያዝኩኝ ራሴን ያመኛል። እና ፊቴን በጣም ይበላሻል ያጠቁራል ማለት ነው ፀሀይ ስለሚያጠቁርም ራስም ያሳምማል እና ብዙ ጊዜ ስለሚያሳምመኝ ፀሀይ ብዙም አልወድም። ጥላ በጣም ነው የምወደው ጥላ ያለበት ቦታ ላይ መቆም በጣም ነው ደስ የሚለኝ። አንደኛ ጥላ የወደድኩበት ምክንያት የመረጥኩበት ምክንያት በተለይ ፀሀይ ላይ ቆይተን ጥላ ላይ ጥላ ያለበት ቦታ ላይ ሄደን ስንጠለል በጣም ደስ ይላል አይደለ የሆነ ገነት እንደመግባት የሚመስል የሚሰማን ስሜት ምክንያቱም ፀሀይ በጣም ስለሚያደክም ስለሚያደክመኝ ጥላ ላይ ስሆን መለስ ይልልኛል ወይ አረፍ እላለሁ ንጹህ አየርም አገኛለሁ ጥላ ላይ ስሆን ማለት ነው። እና እኔ ያደኩትበት ሀገር የተወለድኩበት ሀገር የቀዝቃዛ የሆነ የአየር ሁኔታ ስላለው ጥላ ብዙ ጊዜ ፀሀይ ብዙም ስለ ስላልሆነ ብዙም ስለማታቃጥል ፀሀያ እንደዛ ነው ያደግኩት እና ከዛ በኋላ ዩኒቨርሲቲ ከገባሁ በኋላ ግን ኮምበልቻ ስለነበረ በጣም ሙቀት ስለነበር ፀሀይዋም በጣም ከባድ ስለሆነ የከሰአት ትምህርት ሲኖረኝ አንዳንዴ ቀር ነበር ምክንያቱም እንቅልፍ እንቅልፍ ይለኛል ያደክመኛል እንድተኛ ያደርገኛል በቃ ያደክመኛል ፀሀዩ ማለት ነው። እና ወጥተን ደግሞ ወደ ክፍል ስንሄድ መንገድ ላይ በጣም ይደክመኛል እና ፀሀይ ስትኖር ለአንደኛ እንዳንደክም ጥላ እንጠቀማለን ማለት ነው የጃንጥላ እሱን ተጠቅመን ነው። ፀሀይን የምንከላከለው ሌላ ደግሞ ፊታችን ፊቴ እንዳይበላሽ ደግሞ ሳን ስክሪን የሚባል እጠቀማለሁ እና ፀሀይ ብዙ ጉዳቶች አሏት በጣም ሀይለኛ ፀሀይ ከሆነች ፊት እስከማጥቆር እና የቆዳ ህመሞችን እስከማስከተል ስለሚደርስ እኔ ጥላን በጣም ነው የምወደው ማለት ነው። ጥላ ላይ ሆነህ እዛ ላይ ብዙ ዛፎች ስላሉ ዩንቨርስቲ ውስጥ ጠላ ስለሚሆኑ ከፀሀይ ወጥተን እዛ ጥላ ላይ ቁጭ ብለን ለማንበብም ይመቻል ጥላ ሲሆን አንደኛ እንድንነቃቃ ያደርገናል እንድናጠና ያደርገኝ ነበረ እንዳጠና ያደርገኛል። እንድዝናና ከራሴ ጋር እንድማከር ብዙ ሀሳቦች የሚመጡልኝ ጥላ ቦታ ላይ ሆኜ ሳስብ ወይም ቁጭ ብዬ ስመሰጥ ነውና ጥላ በጣም ወሳኝ ነገር ነው። እና መጽሐፎችን ለማንበብ ልብ ወልድ ሊሆን ይችላል የትምህርትም ለማንበብ ጠላ ቦታ ላይ ሆኜ አነባለሁ ምክንያቱም ግቢ ላይ ዶርም ላይ ሲሆን ብዙ ጫጫታ ስለሚኖር እንደዚህ ዛፍ ያለበት ቦታ ጥላ ስለሚኖር እዛ ቦታዎችን በመሄድ እዛ ሆኜ መጽሐፎችን አነባለሁ ለፈተና እዘጋጃለሁ ማለት ነው። እና በጣም ጥሩ ነው እና ሌላኛው ደግሞ ከቤተሰቦቼ ጋርም ሳወራ ቁጭ ብዬ እዛ ጥላ ቦታ ሆኜ ሳወራ ደስ የሚል መንፈስ ይኖረዋል እነሠ ናፍቆቴን እንዳጣጥም ያደርገኛል ማለት ነው እና ጥላ በጣም ወሳኝ ነው ማለት ነው። እንግዲህ ያው የኢትዮጵያ አየር ሁኔታ ጥላም አለ ፀሀይም አለ እና ይሄ ፀሀዩ እንደየ ከተማዎቹ ይለያያል እንደነ ኮንበልቻ እንደነ አላማጣ ብዙ ከተሞች ኢትዮጵያ ላይ የሚገኝ ከተሞች ወይም የሙቀታማ ከተሞች ፀሀዩ በጣም ሀይለኛ ስለሆነ ያለ ጥላ ጃንጥላ ሳንጠቀም መንቀሳቀስ አንችልም በጣም ከበድ ይላል ፀሀዩ ማለት ነው። ያው እንደ ቆዳችን ስለሆነ አንዳንዱ ቆዳው ላይ ታወቀው ጉዳት ላይደርሰው ይችላል ግን የራሱ የሆነ እንትን ይኖረዋል ጉዳት ይኖረዋል ድክም ድክም እንድንል እንዳንሰራ ስለሚያደርግ ጥላ ቦታ በመምረጥ ጥላ ለብዙዎች ጥላ እንዲጠቀሙ ነው የምመርጠው። እና ጥላ ቦታ ላይ ሆነን ብዙ አዳዲስ ነገሮችን መፍጠር እንችላለን እኔም ለዛ ብዙ ነገር ጠቅሞኛልና ጥላ እመርጣለሁ

ልብስ ምን ያህል ጊዜ ታጥብያለሽ? ልብስ ብዙ ጊዜ አጥባለሁኝ። ለምሳሌ በሳምንት ሁለቴ አጥባለሁ ማለት ነው። ይሄም ቅዳሜ አለ ከስራ ማርፍበት ቀን ስለሆነ ከዛ ደግሞ እሮብ ቀን ከስራ ከወጣሁ በኋላ ማታ ልብሱ አጥባለሁ ማለት ነው። የኔ እንደውም ገና ልጆችም ስላልመጡ ወይም ልጆችም ስለሌሉ ቤት ውስጥ የኔና የባለቤቴ ብቻ ስለሆነ ለማጠብ ቀለል ያለ ስለሆነ በሳምንት ሁለቴ ለኔ በቂ ነው ማለት ነው። ልጆች እያለሁ ልጅ እያለሁ ከነአና አባቴ ጋር እያለሁ የወንድሞቼ ልብስ። አብረን ከእናቴ ጋር ከእህቴ ጋር ሆነን እናጥብ ነበረና የአባቴን ልብስ አንድ ላይ አድርገን የቤተሰብ ስናጥብ። ብዙ ልብስ ስለሆነ ስለሚያደክም በሳምንት አንዴ ነበር የምናጥበው በደንብ ሰብስበን የቆሸሸውን በሳምንት አንዴ። ቅዳሜ ቅዳሜ ቀን ልብስ እናጥባለን ማለት ነው። ከዛ በኋላ ግን ዩኒቨርሲቲ በገባሁበት ወቅት ግን ከበሳምንት ብዙ ቀን ለምሳሌ ሶስቴ ሊሆን ይችላል ምክንያቱም በቆሸሸ ቁጥር አጥባለሁ ማለት ነው አላጠራቅምም ምክንያቱም ሲጠራቀም አንደኛ ትምህርት ጋር አይመችም። የፈተና ሰዓትም ሊደርስ ይችላል እና ለዛ ያወለቅኩዋቸውን ልብሶች ቢያንስ ቶሎ ቶሎ ሳይጠራቀሙ። በሳምንት ሶስት ቀን አጥም ነበረ ብዙዎቹም እንደዛ ነው የሚጠቀሙት እዛ ዩኒቨርሲቲ። ካጠራቀመን በጣም ስለሚበዛ ካጠብን በኋላም እንዲደርቅ ማስጫ ገመድ ሊያጥራን ስለሚችል እና ደግሞ ጊዜያችንም ሊሻማብን ይችላል ቀን ሙሉ ልናጥም እንችላለን። ካጠራቀምን እና ለዛ እኔ ሲቆሽሽብኝ ቶሎ ቶሎ ሳይጠራቀም አጥባለሁ ይሄም ቀላል መንገድ ስለሆነ አንደኛ አልደክምም። ሁለተኛ ደግሞ ጥሩ ቶሎ ቶሎ ማጠቡ በጣም ጥሩ ሆኖ አግኝቼዋለሁ ማለት ነው። አሁን ላይ ደግሞ ትዳር ላይ ሆኜ ከባለቤቴ ጋር ስኖር ልብስ ያው ስራው ጋር እኔም ስራም ስለምገባ እሷም ስራ ስለሆነ ቶሎ ቶሎ የማጠብ እድሉ የለኝም። ግን አሁንም ቢሆን በሳምንት ሁለቴ ጥሩ ነው። ቢያንስ ብዙም አይጠራቀምም ትንሽ ትንሽ ሲጠራቀም እሮብ ቀን ማታ ከስራ ስወጣ ካጠብኩኝ ከዛ ደግሞ ቅዳሜ ደግሞ የእረፍት ቀኔ ልብሱ በምንቀይርበት ሻወር በምንወስድበት ቀን በዛ ሰዓት ለቀሩ ልብሶች ካሉ ከሮብ የተረፉ ወይም ሃምሳ አርብ የተለበሱ ልብሶች ያኔ ቅዳሜ አጥባዋለሁ ማለት ነው። ለዛ ሳምንቴ ጥሩ አድርጌ እንደጀመር ይረዳኛል ማለት ነው። አንደኛ ንጽህና ስንጠብቅ ለራሳችን ስለሆነ ምንም ገላችን ብንታጠብ እንኳን ልብሶቻችን ንጹህ ካልሆኑ ልብሳችን ካልታጠበ ንጽህናችን አልጠበቅንም እንደማለት ነው። ሰው ጋርም ለመቀላቀል ለራሳችንም ጥሩ ስሜት እንዲሰማን የግል ንጽህና መጠበቅ ስላለብን ልብሳችንን ማጠብ አለብን። ልብስ ስለበዛ ስላነሰ ሳይሆን ያለን ልብስ በማጠብ ብቻ ሁሌ አዲስ አድርገን ማኖር እንችላለን። እና ዋናው እኔ ለሰው የምመክረው ዋናው ንጽህና ነው ብዬ ነው የማስበው። ልብስህ ሀፍታም ስለሆንን ድሆች ስለሆንን አይደለም ግን ያለችን ልብስ በንጽህና ከያዝናት ለራሳችንም ጥሩ ነው። አንደኛ ንጽህና የግል ንጽህና ከበሽታ ይከላከልልናል። በሽታ አይቀርበንም ጉንፋን ከሚባል እና ብዙ የተመሳሰሉ በሽቶች ይከለክልልናል ለዛ ንጽህናችን እንጠብቃለን። ከዛ በኋላ ንጹህ ልብስ ሲሆን ነው ንጹህ ጥሩ የሆነ መዓዛ የሚኖረው ጥሩ የሆነ ሽቶ እንኳን ባንጠቀም ልብሳችን ንጹህ ከሆነ የራሱ የሆነ ጥሩ መዓዛ ስለሚኖረው ንጽህና በጣም ወሳኝ ነው ማለት ነው። እና አሁን ላይ በሳምንት ሁለቴ ሮብ ነቅደሜ የልብስ የማጠቢያ ፕሮግራሜ ናቸው ማለት ነው። ለዛ ሁሌም አያልፉኝም አጥባለሁ። እንዳጋጠሚ ሆኖ ደግሞ እኛ ጋር በውሃ በተራ ስለሆነ ውሃ የምትኖረው ቅዳሜና እሮብ ስለሆነ በዛ ሰዓት ስለማልቸገር የውሃ ጥረትም ስለማያጋጥመኝ አጥባለሁ ማለት ነው። ምንም እንኳን ከስራ መጥቼ እሮብ ቀን አድካሚ ቢሆንም የተወሰኑ ልብሶች ብቻ ስለሆነ የእኔና የባለቤቴ ብቻ ስለሆኑ ቶሎ አጥባለሁ። ባለቤቴም የስራው ሁኔታ ጥሩ ስለሆነ ቢሮ ስለሆነ የሚሰራው ብዙም ልብስ የማቋሸሽ ጊዜያትን የለውም ማለት ብዙም አያቆሽሽም ለዛ

ጭንቀት ሲሰማሽ ምን ታደርጊያለሽ? ጭንቀት ሲሰማኝ መጀመሪያ ማደርገው ጸሎት ነው ማደርገው ቤት ውስጥ ሆንኩኝ ቤት ውስጥ ባለኝ የጸሎት መጽሐፍ ሊሆን በማንበብ ሊሆን ይችላል እና ደግሞ ከራሴ ጋር በመመሰጥ ከእግዚአብሔር ጋር ያለን ግንኙነት እየገመገምኩኝ ጭንቀቴን ለማቃለል እሞከራለሁ ማለት ነው። ካልሆነ ደግሞ ቤተክርስቲያን ድረስ በመሄድ አንድ ሰዓት እስከ ሁለት ሰዓት ጊዜ ወስጄ እዛ ንጹህ አየርም እየተነፈስኩኝ ከራሴ ጋርም እያወራሁ ጭንቀቴን ከእግዚአብሔር ጋር ለማቃለል እሞክራለሁ ማለት ነው። ከዛ ከሁለት ሰዓት በኋላ ከቤተክርስቲያን ከተመለስኩ በኋላ ቀለል ብሎኝ ነው ወደ ቤት የምመለሰው። አንዳንዴም እንደውም ቤተ ክርስቲያን ደርሼ ስመጣ ጭንቀቴ ሁሉ ምን እንደነበር እረሳዋለሁና ብዙ ጊዜ ይገርመኛልና ጭንቀት ቤተክርስቲያን በመሄድም ጥሩ መፍትሄ ልናገኝለት እንችላለን ማለት ነው ከራሴ ተሞክሮ አንፃር ሳወራ ማለት ነው። ሌላኛው ደግሞ ያው ብዙ መዝናኛ ቦታዎች አሉ አዲስ አበባም እንደ መሆኔ አሁን ብዙ መጎብኘት ያለባቸው ቦታዎች ስላሉ እዛ ቦታዎች ጋር መዝናኛ ቦታዎች ጋር መናፈሻ ቦታዎች ጋር በመሄድ ከራሴ ጋር ጊዜ እንዲኖረኝ በማድረግ ጭንቀቴን ለመርሳት ሞክሬ ብዙ ጊዜ ተሳክቶልኛል ማለት ነው። እና ከዛም ደግሞ ቤት ውስጥ ስሆን መጽሐፎች ልቦወለድ በጣም ስለምወድ የልብ ወለድ መጽሐፎች ብዙዎችን መጽሐፎች ስላሉኝ ከሰውም በመዋስ ሊሆን ይችላል ብዙ ሰው ስጦታም ሰጥቶኛል ካልሆነም ራሴን ብዬ እገዛሁ በስልኬም እያወረድኩኝ በስልኬም አነባለሁ ካልሆነ ደግሞ መጽሐፎችን ልብ ወለዶችን በማንበብ ከራሴ ጋር ጭንቀቱን እንድረሳ አግዞኛል ማለት ነው። ሌላኛው ደግሞ አንዳንዴ በጣም ጭንቀቴ ከበረታብኝ ከባለቤቴ ጋር አወራለሁ የተጨነቅኩበት ምክንያት ምን እንደሆነ ለምን እንደተጨነቅኩ የተጨነቅኩበት ምክንያት ግድ ነው ወይ ማለት አስፈለጊ ነው? ወይ? አንዳንዴ ከተጨነቁ ተጨንቄ ጭንቀቱ ከረሳሁት በኋላ ሳስበው መጨነቄ ልክ እንዳልሆን እንዳልሆነ ስለሚገባኝ ለዚህ ደግሞ ምን አደርጋለሁ? ቀድሜ ከባለቤቴ ጋር አወራበታለሁ በጣም ምጨናነቅ አይነት ከሆነ ለባለቤቴ አማክረዋለሁ እንደዚህ እንደዚህ ነው የተጨነኩበት ምክንያት። ጭንቅት የመጣበት ምክንያት እና መጨነቄ ልክ ነው ወይ? ሚሉትን እና መፍትሄ እንዲነግረኝ ስለማማክረው ብዙ ጊዜም ስላማከርኩት ባለቤቴ ደግሞ የመፍትሄ ሰው ስለሆነ የተማረም ሰው ስለሆነ ታጋሽና ንጹህ ባል ስላለኝ ጭንቀቴን ተካፍሎኝ በጣም ሚያስጨንቅ አይነት ከሆነ ጭንቀቱ ቢጨንቀው ራሱ እንደተጨነቀ ሆኖ ሳያሳየኝ መፍትሄ ይነግረኛል ብዙ መፍትሄዎችን ይነግረኛል። ከዛም ቀለል ስለሚለኝ ለጭንቀቴም ወይም ለችግሬ መፍትሄ ስለማገኝ ቀለል ስለሚለኝ እኔም ጭንቀቴን ለመርሳት ከእሱ ጋር በመጫወት የፍቅር ጊዜያትን በማሳለፍ አብሬ ፊልም በማየት የአማርኛ ሊሆን ይችላል የውጭ ፊልሞችም ሊሆን ይችላል እነዚህን ፊልሞችን በማየት አብረን በማየት ጭንቀት እረሳውና ሌላ ደግሞ ለአዲስ እሆናለሁ ማለት ነው። አንዳንዴ ደግሞ ብዙ ጊዜ ከእናቴ ጋር አወራለሁ እንደዚህ በጣም ሚጨንቀኝ አይነት ከሆነ ለእነቴም በስልክ ክፍለ ሀገር ስለሆነ ያለችው በስልክ በተደዋወልንበት ሰዓት እንደዚህ እንደዚህ እንደዚህ ነው ጠንቀን ጨንቆኛል እንደዚህ እንደዚህ ደጥሞኝ እላታለሁ እሷም እናቴም ከእድሜዋም አንፃር ብልህም ስለሆነች ካሳለፈችውም አንፃር ትመክረኛለች መፍትሄም ስለምትሰጠኝ ጭንቀቴ ይቅለኛል ወይም ጭንቀቴ ይጠፋል ማለት ነው። ግን በተለየ እኔ ብዙ ጊዜ ለሰው የማማከር ልምዱ ስለሌለኝ ሲጨንቀኝ ከእግዚአብሔር ጋር የማውራት ያው የራሴ የሆነ ሰዓት በመውሰድ ቤተክርስቲያንም ሂጄም ቢሆን ጸጥ ያለ ቦታ ላይ ሄጄ ከራሴ ጋር አወራለሁና ያንን ኢንቫይሮመንት በመርሳት ጭንቀቴዬን ለማቀለል እሞክራለሁ ማለት ነውና። ጥሩ መፍትሄ